የስራ አሰራሮችን ትከታተላለህ እከታተላለሁ። ስራ እንዴት እንደሚሰራ ለምሳሌ እኔ ትንሽዬ የማሰራት ድርጅት አለችኝ። እሷ ውስጥ ሰዎች እንዴት እንደሚሰሩ ስራዎቼን ዛሬ ምን እንደሚሰሩ ነገ ምን እንደሚሰሩ ከነገ ወዲያ ምን ላይ መድረስ እንዳለባቸው። እቅድ አውጥቼ እንንቀሳቀሳለን እኔና የስራ ባልደረቦቼ ማለት ነው ስለዚህ ምን እየተሰራ ነው ምን እየተካሄደ ነው ሚለውን የራሱ የሆነ ቼክሊስት ወይም መዝገብ ተዘጋጅቶ እሱን እየተከታተልኩ ነው በመከታተል ህግ ላይ እገኛለው። ስራ ሲሰራ በቅደም ተከተል መሆን አለበት ካልሆነ ውጤቱ ያማረና የተዋበ አይሆንም ማለት ነው። መጨረሻው አያምርም ወይም ደግሞ የፈለግነውን ሪዛልት ውጤት ላይሰጠን ስለሚችል የስራ አሰራሮችን መከታተል ግዴታ ነው። ከምንም በላይ ማለት ነው። የስራ አሰራሮችን መከታተል ሂደቶችን መከተል የሚጠቅመው ለራስህ ነው አንደኛ ጊዜን ለማትረፍ በተሰጠን ሰዓት ውስጥ ለመጨረስ ለተፈለገው አላማ ለማድረስ እነዚህን ነገሮች ይጠቅሙናል እና እኔም የምሰራቸውን ስራዎች እከታተላለሁ ማለት ነው። ለምሳሌ የኔ አለቃ የስራዬ ቅርብ አለቃዬ የሚያሰራኝ አለ በእያንዳንዱ ነገር ላይ የስራ ሂደቶች አሉት የራሱ የሚከታተልበት ፎርም አለው በዛ መሰረት ነው እኔ የሚያሰራኝ ማለት ነው። እኔም ደግሞ እሱን አየሁና የራሴን አሰራር አመጣሁና ራሴ ድርጅት ላይ ተግባራዊ አደረኩት ማለት ነው። ተግባራዊ አደረኩት ካደረኩት በጣምማ አግዞኛል። እንዴት እንደሚሰራ ምን መካሄድ እንዳለበት ለተፈለገው አላማ ለማዋል አሁን ለምሳሌ አንድ መኪና መመረት ሲጀምር።